ስጋ ማለት ደግሞ እንግዲህ የተለያዩ እንስሳት ተጠቅመን የምናገኘው ለምግብነት የምናውለው ስጋ ይባላል እንግዲህ የከብት ላይሆን ይችላል የበግ የፍየል ግን ሰዎች እንዲበሏቸው ተብሎ እስከፈቀደ ድረስ ከከብቶች ወይም ከእንስሳቶች የሚገኝ አስተዋጽኦ ስጋ ይባላል። ለሰውነት ያው ጠቃሚ ነው በጣም በጉልበት ላይ የሚሰራ ሰው ሀይለኛ ሀይል ተጠቅሞ ለሚሰራ ሰው ስጋ ይሄው አስፈላጊ ነው። እሱን ይተካል ተብሎ የሚታስብ ባቄላ አለ። ለሰውነት በጣም አስፈላጊ ሀይል ሰጪ ከመሆኑ አንፃር ነው እሱንም ወደ ስጋ የመደቡት። ይተካል ነው የስጋ አይደለም ግን ይተካል የሚለውን ነው። ስጋ ግን ስንል ከእንስሳ የሚገኝ አስተዋጽኦ ነው። ከተለያዩ እንስሳ ሊሆን ይችላል። እንደየእምነቱ ይለያያል ብዙ የሚፈቀዱ የማይፈቀዱ አሉ። ያው ከሚፈቀዱት ውስጥ አሁን የበግ አለ የፍየል የከብት እነዚህ እነዚህ ናቸው አዕዋፋት ላይም አሉ ክንፍ ያላቸው መብረር የሚችሉ እንደ ቆቅ የሚባል ነገር እነሱም ራሳቸውን የቻለ ስጋ አለ። ዶሮ ሊሆን ይችላል። ያው በእርግጥ ሰው ሁሌ አይጠቀምም ከኢኮኖሚ አንፃር ወይም ካለው ከገቢ አንፃር ሁሌ ለመጠቀም ስለሚከብድ። አንዳንዴ በዓል ሲመጣ አንዳንዴ የሆነ ነገር ቤተሰብ ላይ የሆነ ደስታ ነገር ሲኖር። በግ አርዶም ሊሆን ይችላል ዶሮ አርዶ ከብትም አርዶ ሊሆን ይችላል። በሚያሳልፉበት ጊዜ የሚገኝ ራሱን የቻለ የምግብ አይነት ነው።

ኤፕሪል ማለት ደግሞ እንግዲህ በፈረንጆች ከሚጠሩ የ የወር አይነቶች ነው እና በኢትዮጵያ ሲጠራ ደግሞ ኤፕሪል ማለት ሚያዚያ ማለት ነው። ሚያዚያ ስምንተኛው ከወሮች የኢትዮጵያውን ወራቶችን በአስራ ሁለት ትከፍላለህ? በአስራ ሶስት ነው የምትከፍል። መስከረም ጥቅምት ህዳር ታህሳስ ጥሪ የካቲት መጋቢት ሚያዚያ ግንቦት ሰኔ ሀምሌ ነሀሴ ብላ አስራ ሶስተኛው ወር ደግሞ ጳግሜን ጨምራ የምታከብር ልዩ ሀገር ኢትዮጵያ ናት። አስራ ሁለት ወራቶች አሉ ብሎ እና ከእነዛ ከአስራ ሁለት ወራቶች ውስጥ በፈረንጆች ኤፕሬል ብለው በእኛ ደግሞ ሚያዚያ ብለን የምንጠራው ወራት አለ። አብዛኛውን ጊዜ ሚያዚያ በእኛ በኢትዮጵያ ደረቃማ ዝናብ የሌለ ንፋስም የሌለው ፀሀያማ ሆኖ ደረቃማ የሚሆንበት ምንም ሰብስ የሌለበት በዛን ጊዜ መሬቱም እረፍት ወይም ጾም የሚሆንበት ሰዓት ነው። ምክንያቱም ወቅቱ የዝናብም ሞቅቶ አይደለም። የሰብስ ወቅትም ስላልሆነ ነው በእዛን ጊዜ በሚያዚያ ግንቦት እነዚህን ይዞ ብዙም ሰብስ የለም። እና አንደ አጠቃላይ ኤፕሪል ሲባል በፈረንጆች የሚጠራ የፈረንጆች የወር አጠራር ነው። በእኛ በኢትዮጵያ ሚያዚያ ብለን የምንጠራው ከወራቶች ውስጥ አንዱ ነው።

አሳ ማለት ደግሞ ውሃ ላይ የሚኖር ለምግብነት የሚያገለግል ለሰውነት የሚመከር የምግብ አይነት ነው። ኑሮዌ ውሃ ላይ ነው ከውሃ ከተለየ ነፍስ የለውም አሳ። እሱም የተለያየ ዘርፈ ብዙ ጥቅሞች እንዳሉት በጥናትም፣ በዶክተሮችም ሁሌ ይነገራል። ከ ብዙ በሽታ የመከላከል፣ ሰውነትን የመገንባት ሀይለኛ ሀይል አለው ተብሎ ነው የሚታሰበው። አሳ እንግዲህ አጥንት ያለው ይመስለኛል እርግጠኛ አይደለሁም ግን እሾህ እንዳለው አውቃለሁ አሳ። ኣሳን በብልሃት ምናምን የሚባል የሆነ ተረት አለ። ምክንያቱም ዝም ብለን እንበላለን ካልን እሾሁ ሊወጋን ስለሚችል በጥንቃቄ በብልለት ነው መብላት ያለበት ተብሎ ይታሰባል። እናት ዛኛው ነው የሚገኘው ዞሮ ይሄ ከውሃ ጋር ስለሆነ ውሃ ያለበት ላይ። ሀዋሳ ሀይቅ ሊሆን ይችላል። አብዛኛውን በኢትዮጵያ ጣና ላይ ነው ጣና ላይ በጣም ብዙ አሳዎች አሉ። ብዙ አርሶ አደሮች የሚተዳደሩት አሳ በማጥመድ እና በመሸጥ ነው። አብዛኛው በጣም በሃይለኛው ስላለ ማለት ነው። ሌላው ውጪው አለምም በጣም በሀይለኝ አሳ አለ። እንደውም እንደ እየመጠኑ ደግሞ ይለያያል በግ እራሱ እሚያህል አሳ አለ በጣም ከመመቸቱ የተነሳ። እንክብካቤም ካገኘ በጣም ትልቅ የሆነ እኛ ላይም አሁን ከተማም ያመጡታል በጣም ትልልቅ አሳዎች አሉ። እንግዲህ ያግድፋል አያገድፍም እሚለው እስካሁን ድረስ አሳ እርግጠኛ አይደለም ሰውም ዝም ብሎ አያግድፍም እያለም ይበላል። ያግድፋል እያለም የማይበላ አለ። ትክክለኛው እስካሁን አልተገኘም። ግን ስጋ እስከሆነ ድረስ ያገድፋል በቃ እኔ እንደእኔ ስጋ ነው ስለዚህ ያገድፋል ብዬ ነው እኔ የማስበው

ቤት ማለት ነው እንግዲህ የሰው ልጅ ሲኖር እንስሳትም ሊሆን ይችላል የቤት እንስሳ የ ሰው ተብሎ የሚጠራ አካል ሁሉ የራሱን የቻለ መጠለያ መኖሪያ ተሰብስቦ የሚያድርበት ይሄ ቤት ይባላል ቤት በተለያዩ መንገዶች ልንተረጉመው እንችላለን። የጭቃ ቤት ሊሆን ይችላል የሲሚንቶ ቤት ሊሆን ይችላል ከተለያዩ ከተለያዩ መሳሪያዎች የተሰራም ቤት ሊሆን ይችላል። ቤቱ አሰራሩ ይለያይ እንጂ የአገልግሎት እድሜው ይለያይ እንጂ ሁሉም ቤት ነው። ሰው እስከተጠለለበት ድረስ የቤት እንስሳ እስከተጠለለበት ድረስ ቤት ነው። አሁን እንደውም ዘመናዊ ቤቶች የተሰሩ በቀደሙ አሁን በቅጥርም ሳንሄድ በቃ በብዙ ቦታ ላይ ትንሽ ሰዎች ነው የሚኖር። ግን እንደ ከተማ ስንሄድ ኮንዶሚንየም የተባለ የማህበር ቤት እየተባለ የሚጠራ በትንሽ ካሬ ሜትር ላይ ብዙ ሰዎችን ሶስት መቶ አራት መቶም አምስት መቶ ሰዎችንም የማሳረፍ የማሳደር በጣም ቴክኒካል ወይም ብልሃት በተሞላበት ሁኔታ እየኖረ ነው ያለን በአሁን ሰዓት። ዞሮ ቤት ሲባል የሰው ልጅ መሸከፊያ መፀለያ ከዝናብ ከብርድ ከብዙ ነገሮች የመጸል የሚጠለልበት የሚኖርበት ቤት ይባላል።

ተራብኩ ማለት ደግሞ እንግዲህ የሰው ልጅም ሊሆን ይችላል እንስሳ ሲኖር ለመኖር ሲል እራሱን የቸለ ምግብ ያስፈልገዋል። እና ያንን ካለገኘ እንስሳም ሆነ ሰው። ረሀብ ልያገጥመው ይችለል የንን ነው ተራብኩ የምል እንድሁም እንስሳዎውች የራሳቸው ምልክት አላቸው ለምሳሌ ውሻ። በወቅቱ ምግብ ካላገኘ ወይም በቂ ነገር ካላገኘ ወደ ፈጣሪው ወደ ላይ ይጮሃል። ያንን ነው ተራብኩ የሚለው

ገበያ እንግዲህ ገበያ በብዙ አይነት ሊገለጥ ይችላል። ከጸረየ ራሱን የቻለ ቀን ተቆርጦለት ቅዳሜ ሀሙስ በቃ የገበያ ቀን ነው ተብሎ ተወስኖ ሁሉም ሰው በዛች ቀን ብቻ እየሄደ የሚገበያይበት የራሱን የቻለ መንገድ አለ። ግን ወደ ከተማ ስንሄድ ደግሞ እንደዚህስ ይሄ ከተማ ይሄ ገበያ ነው ተብሎ የተከፈተ ቦታ የለም። እንደ የሱቁ በየሱቁ የተለያዩ በቃ የሚፈለጉ ነገሮች በሱቅ መልክ ስለተዘጋጁ ምንም ገበያ የሚባል ነገር የለም። ሌላው አሁን በዘመናዊ ሁኔታ ስኔድ ግን ገብያው የሚያስደንቅ ነው። ይሄ ቴክኖሎጂ ተጠቅሞ ከአለም አለም እየተገበያየ ያለበት ሁኔታ በጣም ሚገርም የገቢያ ሁኔታ ነው ያለው። ለምሳሌ አማዞን ልንወስድ እንችላለን። እንግዲህ አሜሪካ ነው አሜሪካ ያን ያህል ካምፓኒ ቁጭ ብሎ ግን እኔ ኢትዮጵያ ሆኜ በስልክ ብቻ አዝዤ ምርት መግዛት ይቻላል። በጣም ቀላል ነው። አሁን ቴክኖሎጂው ቁጭ ብዬ እዚህ ጫማውን ተፈለኩ ከአማዞን ከአሜሪካ ዛሬውኑ ማስመጣት እችላለው። ይሄ አንድ ምንድነው? የገበያ መርቀቅ ወጪን የመቀነስ የምንፈልገውን ነገር በቀላሉ የማግኘት እድሎች በጣም ተስፋፍቷል ለማለት ነው። አማዞን ይሄ ልብስ ብቻ አይደለም መጽሐፍ። አሁን መጽሐፍ የናፖሊዮን መጽሐፍ አምጣልኝ ብል ቀጥታ ዶራል ትከፍላለህ ዛሬ ወይም ነገ ይደርሳል። ይሄ ራሱ አንድ የገበያ በጣም ጥሩነቱ ነው። ሌላው ጥቅሙ ምንድን ነው? ሰው እዚህ ቁጭ ብሎ ከሌላ ቦታ የሆነ ምርትን ሄዶ መግዛት ሲገባው እቤቱ መጣለት ማለት አንደኛ ወጪ የለበትም። ሁለተኛ ጊዜውን አያባክንም። ሶስተኛ የሚፈልገውን ምርት እዝቹ ቁጭ ብሎ መርጦ መርጦ ይሄንን ምርት አምጣልኝ ነው የሚል በጣም ዘርፎ ብዙ ጥቅም አለው። በቃ ይሄ ድልቨሪ ተብሎ የሚጠራ የገቢ አይነት በጣም አስፈላጊ ነው። በአሁኑ ጊዜ ምክንያቱም አሁን አዲስ አበባ ውስጥ ራሱ በጣም ሰፊ ነው። የምፈልገውን ምርት ዞሬ ሄጄ ጠይቄ ልግዛ ብል መንገዱ ሩቅ ነው መንገዱ በጣም ክራውድድ ነው። ለሚሄድ ሀይለኛ ወጪ ያስወጣል ሄደህም በቃ ቦታው ላይገኝ ይችላል ብዙም እንክርትት አለ። ግን ስልክን ተጠቅመህ በቴክኖሎጂ ተጠቅመህ እዚሁ ቤት ቁጭ ብለህ የምትፈልገው ምርት ቁጭ ብለህ ታዛለህ። እቤትህ ስትት ብሎ ያመጣላህል። ይሄ አድሱ በቃ ዘመናዊ የሆነ የገቢ አይነት ነው። በጣም ነው የምደግፈው። አማዞን አሊኤክስፕረስ የሚባሉ አለም አቀፋዊ ገቢዎች አሉ። እነዚህ እነዚህ የሚበረታቱ ናቸው

ነጭ ማለት ደግሞ ያው ቅድም እንዳልነው፣ ቀይ የከለር ወይም የቀለማት አይነቶች ነው፤ እንዳልነው ውስጥ ከነዛ ውስጥ አንዱ ደግሞ ነጭ ነው። ነጭ ደሞ ደስታን የሚገልጥ፣ ሰዎች ደስተኛ ሲሆኑ በአብዛኛው ነጭ የሚለብሱበት፣ ደግሞ ቤተ ዕምነት ሄደው በሚፀልዩበት ወይም በሚያመልኩበት ጊዜ፣ ሙሉ በሙሉ ነጭ ለብሰው የሚሄዱበት የመድመቅ የመደሰት የሚገልጽ ነው። ነጭ ስንል ይኸው በአብዛኛው በባህል ነው። ያው አንዳንድ ጊዜ እንደ ቀጠሮ ከሆነም ይኸው እንደ ከተማም አለ። ነጭ ኮታ ተለብሶ ለብሶም ሊኬድ ይችላል፤ ግን ያን ያህል እሱም ብዙም ሰፊም አይደለም ጥቁር ነው በአብዛኛው የሚለበስ። ነጭ በቃ ደስታን የሚገልጽ፣ ሄደህ ጸሎት ቦታ ቤተክርስቲያን ሊሆን ይችላል። ሌላም ቦታ ሊሆን ይችላል። በዛም ጊዜ በአብዛኛው የሚለበስ የቀለም አይነት ነው።

ጁን ማለት ደግሞ እንግዲህ በፈረንጆች ከሚጠሩት ከአስራ ሁለት ወራቶች ውስጥ አንዱ ነው ጁን የሚባለው። በኢትዮጵያ ግን ጁን ማለት ነሀሴ ነው? ክረምት ላይ የሚገኝ ወር አርሶ አደሩ ወይም ገበሬው ዘሩን የሚዘራበት። እርሻውን አለሳልሶ እንደአጠቃላይ የሚዘራቸውን ዘር የሚዘራበት ወቅት ነው። የክረምት ወቅት ነው። ጁን ማለት ከአስራ ሁለት ወራቶች ውስጥ አንዱ ነው።

ምግብ ቤት ማለት ደግሞ እንግዲህ የተለያዩ እንደ ሱቅ ነገር እንደ ካፌ ነገር ተከፍተው ሰዎች ወጣ ሲሉ የሚመገቡባቸው ቁርስ ሊሆን ይችላል ምሳ እራት የተለያዩ ወይም ለስላሳ መጠጥ ቤት ያለባቸው መጠጥ ቤት ቁርሱ የተዘጋጀባቸው እንደ አጠቃላይ ምግብ ቤት ይባላል። እነዚህ ዋናኛ ጥቅማቸው አንድ ሰው ከአንድ ቦታ ወደ ሌላ ቦታ ሲሄድ የቤቱን ምግብ ስለማያገኝ ከውጭ ስለሆነ የሚጠቀም ከዛ ከነሱ እየተጠቀመ ተጠቃሚውም የራሱን ፍላጎት የሚያሟላበት ምግብ ቤቱም የራሱን ገቢ የሚያገኝበት ሁኔታ ነው። ምግብ ቤት ማለት እንግዲህ የተለያዩ ምግቦች ሊኖር ይችላል። የጾም በጾም ጊዜ የሚበሉ ወይም ጾም ሳይሆን የሚበሉ ራሱን የቻለ የግድፍት ወይም በየአይነት ምናምን እየተባለ የሚጠራ ብዙ የምግብ አይነቶች ሊኖሩ ይችላሉ። ሜኑን ብናይ ሰላሳ አርባም የሆነ የተለያየ ምግብ አይነት ሊሆን ይችላል። እና ምግብ ቤት ማለት መጠጡንም መብሉንም ሁሉ የሚያዝ የሚችል ከሆነ ምግብ ቤት

አያት ማለት ደግሞ እንግዲህ ቤተሰብ ሲወርድ ሲዋረድ አዳም ከአዳም እያለ የተወረደ የተወረደ የመጣ ያን የአንድ ዘሮች ሙሉ የአለም ህዝብ የአንድ ዘር ቤተሰብ ነው። ይኸው ቤተሰቡ ከመረዛ ከመርዘሙ ከመብዛቱ የተነሳ ስለማይተዋወቅ እርስ በእርሱ እንድህ አይነት አጠብቂኝ ላይ ገባ እንጂ ሁሉም የአንድ ዘር ነው። እና አያት ማለት ከእናት ከአባት የእነሱ አባታቸው እነሱ አባት ለልጁ አያት ነው ማለት ነው። ለምሳሌ የኔ አባት አለ ከዛ አባት ላይ የእሱ አባት ደግሞ የኔ አያት ማለት ነው አያት ማለት እንደዛ ነው ሶስተኛው ወገን ማለት ነው። በእናቱም በአባቱም ያለ ወደ አራት የአንድ ሰው የአንድ ሰው አራት አያት ይኖረዋል። እንዴት ሲባል። በእናት በኩል ሁለት አያት። እናትና አባት የእናት እናትና አባት ሁለት አያት በአባት በኩል ደግሞ። እናትና አባት ሁለት አያት ስለዚህ የአንድ ሰው አራት አያቶች ይኖሩታል።